ክፍያ ክፍያ እንግዲህ ክፍያን በተመለከተ ብዙ አይነት ክፍያ አይነቶች አሉ። ያለ ክፍያ የሚሰራ ወይም ደግሞ ያለ ክፍያ የሚገዛ ወይም ደግሞ የሚሸጥም ነገር የለም። ክፍያውን በተመለከተ ያለው ነገር ይሄ ነው። ነገሮችን ለመግዛት ወይም ደግሞ ለመሸጥ የምንገለገልባቸው ነገሮችን በዚህ በክፍያ በተባለው ነው የምናገኘውና ቃሉ እንግዲህ ሶስት ፊደል ከሶስት ፊደል የተዋቀረ ነው። ስለዚህ ክፍያ እንፈጽማለን በየቀኑ ምን ፈጽሞ ክንውን ነው። በየሳምንቱም በየቀኑም በየበቃ በየሰአቱም ሁሉ ክፍያ ሊኖር ይችላል። ለሚሰራ ነገር ሁሉ ወይም ደግሞ ለአንድ ለምንገለገልባቸው ነገሮች በሙሉ ክፍያ አላቸው። የክፍያ አይነቶቹ ያው ይለያያሉ። የመስመር ላይ ክፍያ አለ። ለምሳሌ በመስመር በመስመር ላይ የመግዛት በመስመር ላይ የመሸጥ ለእነዚህ ሁሉ ክፍያ አላቸው። ሌላው ደግሞ እጅ በእጅ ክፍያ አለ። በጥሬ ማለት ነው። በጥሬ ይከፈላል በጥሬ ትቀበላለህ ክፍያውን እንደገና ደግሞ በጥሬ ክፍያውን ለተገለገልክበት ነገር ለገዛኸው ነገር ትከፍላለህ ይከፈላል ማለት ነው። ክፍያህን በተመለከተ ጉልህ ያሉት አጠቃቀሞች እነዚህ ናቸው። ያው በመስመር ላይ የመገበያየት እና ከዛ በመስመር ላይ ክፍያን የመፈጸም ወይም ደግሞ እጅ በእጅ ወይም በጥሬ ክፍያዎችን። ማከናወን ለገዛው ወይም ደግሞ ለሸጥከው ለገዛው ነገር ወይም ደግሞ ለተገለገልከው ለተጠቀምኩት ነገር ካሽም የመክፈሉ ነገር አለ ይሄ ሁሉ እንግዲህ ክፍያ ነው የሚባለው ማለት ነው። ክፍያ ይሄ ነው ማለት ነው። ክፍያ ክፍያ የሚባለው ይህንን ሁሉ ያካተተ ቃል ቃል ነው ማለት ነው።

አጋር ይላል አጋር ማለት እንግዲህ አጋር ከሶስት ፊደል የተዋቀረ አይነት ቃል ነው። አጋር ይላል። አጋር ማለት። አንድ ሰው የሆነ ድርጅትም ሊሆን ይችላል ግለሰብም ሊሆን ይችላል። ነገሮችን ይከነውናል ያከናውናል ይከውናል ይሰራል። ድርጅትም ሊሆን ይችላል ግለሰብ በዚህ ደረጃ ማለት ነው። ይሄንን ሲሰራ ብቻውን ሳይሆን ወይም ደግሞ ነገሩ ብቻውን። ሊከብደው ስለሚችልም ደግሞ ሊበዛበት ስለሚችል የሚያግዘው አጋዥ ሲፈልግ የሚያግዘው አጋር የሚሆንለት ሲፈልግ። ያንን አጋር ወይም ደግሞ ያግዘኛል ብሎ ያሰበውን አካል ወደ ራሱ አጠቃሎ ደግሞ ወደ ራሱ ጠርተው ወደ ራሱ ጋብዞ ያንን እያከናወነ ያለውን ተግባር ወይም ስራ እንዲያግዘው ያደርጋ ያደርጋል ማለት ነው። ያ ለሚያግዝበት ለሚያግዘው ስራ። እንግዲህ አጋሩም የራሱ የሆነ ስብእና ያለው የራሱ የሆነ ራሱን የቻለ አካል ስለሆነ። ለሚያግዝበት ላይ ወይም ደሞ ለሚሰራው ስራ እሱ ራሱ የራሱን የሆነ ተጠቃሚነት ይኖረዋል ማለት ነው። ከእሱ ወይ በደሞዝ መልክ ሊሆን ይችላል። ወይ ደግሞ በዝምድና በእገዛ መልክም በነፃ መልክም ሊሆን ይችላል። ግን በተማመኑና በተግባቡበት ውል። ሁለቱም ተጣጥሞ ተነጋግረው ያንን አንድ አላማ የሚተጋግዙ አንድ ነገር የሚሰሩበት አይነት ሁኔታ ይኖራል ማለት ነው። ስለዚህ ያ ዋናው የድርጅቱ ዋና አስተዳደር ሊሆን ይችላል። ወይም ደግሞ ድርጅቱ ራሱ የሚያስጠጋው በ አካል አጋር ሆኖ ለዛ ይሆናል ማለት ነው። አጋር ይሆንለታል ማለት ነው። ወይም ደግሞ አጋዥ ይሆንለታል ማለት ነው። አጋር ማለት ያ ነው አጋዥ ብለን እንጠራለን አጋር ወይም ደግሞ አጋዥ ብለን እንጠራለን ማለት ነው። አጋርን በተመለከተ ለዚህ መቅረጽ ይሆናል ብዬ ያሰብኩት ይሄ ሆኖ

መስኮት መስኮት እንግዲህ መስኮት ከአራት ፊደል የተዋቀረ ስያሜ ነው። መስኮት ይሄ ብዙ አይነት መስኮቶች አሉ። ዋና ወይም ደግሞ ዋና መጠለያ ይሰራና። በር ይኖረዋል ዋና መጠለያ ቤትም በተመለከተ ነው አሁን የምናወራው መጠለያው ከተሰራ በኋላ እንደ ጌጥም ይሆናል እንደ መተንፈሻም ይሆናል። ከዛ ከዋናው ለየት ባለ መልኩ ለምሳሌ ቢት ግድግዳ ይኖረዋል። ከዛ ግድግዳው ሊጠለል ይችላል ይሄ ጭቃ ከሆነ ሁለት አይነት ግድግዳ ነው ያለው። ይሄ ድንጋይ ግድግዳ አለ በእንጨት ሰርቶ ጭቃ የሚጠለልበት አለ። ግራው ነፈሰ ቀኝ በሁለቱም ተሰራ መስኮት ይኖረዋል ማለት ነው። ያ መጠለያ ወይም ደግሞ ያ ቤት ያ የሚሰራው መስኮት እንደ ውበትም ሊያገለግል ይችላል እንደ መተንፈሻ ወይም ደግሞ ንፋስ ማስገቢያ ይጠቅማል። ስለዚህ አስራሩ ለየት ባለ መልኩ በሚያምር መልኩ ለምሳሌ ሌላው ግድግዳ ጭቃ ሲሆን ነው ደግሞ ከላይ ቤቱ ሳር ሆኖ ግዳው ጭቃ ቢሆን። መስኮቱ በተሻለ በጣም ከቀርካም ከባህላዊ ነገሮችም በተሰራ በጣም ባዋበ በጣውላ ተሰርቶ ይሰራል ማለት ነው። ወይም ደግሞ በጣም በሚያምር ሁኔታ ከብርጭቆ የተሰሩ እንደነ መስታወት የመሰሉ ነገሮች ይደረግበትና መስኮቱ ተከፍቶ ንፋስ እንዲናፈስ ይደረጋል ማለት ነው። ስለዚህ መስኮት የሚባለው ነገር በዚህ አካል ላይ አለ ሌላ ደግሞ በተለያዩ ነገሮች ላይ ንፋስን እንዲያንሸራሽር ይደረጋል። መስኮት ለምሳሌ በማንኛውም ተሽከርካሪ ላይ መስታወት ባለው መስኮት ንፋስ እንዲገባ መስኮት ይደረጋል። ስለዚህ ሁሉም ነገር ላይ መስኮት ይኖራል ማለት ነው። አየር በሚፈለግባቸው እንዳይታፈን በሚፈልግባቸው ቦታዎች ላይ በር ከበር ባሻገር ከበር በዘለለ መልኩ መስኮት ላይ መስኮት ላይ ትኩረት ተደርጎ መስኮት ይሰራል ማለት ነው በዛ መስኮት መለሰተኛ ንፋስ እንዲገባ ይደረጋል። በመስኮት ዙሪያ ያለው ነገር እዚህ መቅረጽ ይሄኛው በቂ ነው ብዬ አስባለሁ በአጭሩ ማለት ነው።